የስራ እድገት እየፈለክ ነው? ለጠየከኝ ጥያቄ የስራ እድገት አሁን እየፈለኩ ነው። ስራ እድገት በየትኛውም መንገድ በማንኛውም ሰዓት አስፈላጊ ነገር ስለሆነ ስራዬን ለማሳደግ በቻልኩት አቅም። እየሞከርኩ ነው አድ ሰው ስራውን ሲያሳድግ በተቻለው አቅም። ስራው ለማሳደግ መሞከር አለበት ስራውን ካሳደገ የራሱን የሆነ ትክክለኛ ሒወት ይመራል እንደውም ቤተሰብን የማገዝ አቅም አለው። ያው እነዚህ መሳሰሉን